የምትወደው ፊልም ምንድነው? ያለው የምወደው ፊልም ብዙ አይነት ፊልሞች አሉ። አማርኛ ፊልሞች እንግሊዘኛ ፊልሞች እና የመንፈሳዊ ፊልሞች ይሄንን ደግሞ ብዙ እንዳስተማሪ ድራማዎች አሉ። እና በጣም እኔ የምወዳቸው ፊልሞች መንፈሳዊ ፊልሞች እወዳለሁ። መንፈሳዊ ፊልሞች ብዙ ህይወት እና የሚያስተምሩ ናቸው። እነዚህ ሃይማኖታዊ ፊልሞች። ብዙ የህይወትን ውጣ ውረድ ስለ ሃይማኖታዊ ቱፊት አመጣጥ ሂደት ምን መስራት እንዳለብን ምን ማድረግ እንዳለብን እና ከፈጣሪያችን ጋር የምንገናኝበት የምናወራበትን ጸሎት የምናደርግበት ህይወታችን የምናስተካክልበትን ተሞክሮ ነው። የሚያሳይንና ስህተታችን የምንሰሳትበትን አልተገቢ ቦታ ላይ የምንገኝበትን ሃይማኖታችንን የምናጣበትና የምንክድበት ወይም ደግሞ ያስተምሩናል ማለት ነው። ብዙ ሰዎች በሰዎች የምለው እንደ ፊልም ቀረጻ አስመስለው ያሳዩናል። ስለዚህ ከእነዚህ ተምረን የኛን ህይወት እንድናይ እንድንገመግም ነው የሚያረዱ ነው። የሚረዱ ማለት ነው።

ሚስት ይላል ሚስት ማለት እንግዲህ የህይወት አጋር የሆነች አንድ እንስት ናት ማለት ነው። እንግዲህ አንድ ሰው ወንድ ልጅ ይወለዳል ከዛ ሴት ልጅም ይወለዳል ከዛ እያደጉ እያደጉ ሲሄድ ወደ ፍቅር ግንኙነት ይኬዳል። ፍቅር ግንኙነት ከተጀመረ በኋላ እየታደገ እያለ ይጨመረ ይጨመረ ሲመጣ። ወደ ፍላጎት ይመጣል ፍላጎት እንግዲህ ሴት ከወንድ የማን ፍላጎት አለ ከዛ ያ ፍላጎት እያደገ ወደ ትዳር ይለወጣል ማለት ትዳር ሚስት ማለት ትዳር ነው። እንግዲህ ሚስት ማለት የቤቷ ዋና እንስት ናት ማለት ነው። ልጆች የምትወልድ ቤቱን ምታሞቅ እና የተለያዩ ነገሮችን በቃ የምታደርግ ማለት ነው። ሚስት እንግዲህ አንድ አካል ናት ይባላል ከ አንድ አብሮ ያልተፈጠርከው ከሄላ ከሰው ጋር ከባዳ የሆኑ ሰው ጋር አምጦ እንግዲህ አብራው የምትኖር አብራ ዘር ፈጥራ የምትኖር አካል ናት ማለት ነው። ስለዚህ እንግዲህ ሚስትን ሲሰጡ ቤተሰቦቹ አሳልፈው ያሳደጓት እናት ዘጠኝ ወር ከአምስት ቀን አሳድጋ ጠጣ ለትልቅ ነገር አድርሳ በኋላ አንዱ ወንድ ልጅ ታስረክባለች ማለት ነው። እንግዲህ ያ ሚረከበው ባህል ደግሞ እንደ ራሱ አድርጎ በሃላፊነት ተቤተሰብ ተረክቦ ያመጣል በሰርግ ይሰረጋል። ያን ከሰርገ በኋላ ውልና ውሌ ያው ያረጋሉ ውል ከፈጸሙ በኋላ ወደ ትዳሩ ይመራና ከዛ ወደ ሚስትነት ትሆናለች። ይቺ ሚስት እንግዲህ ቤቱን በሃላፊነት የምትመራ ነው ቤት ውስጥ ያለውን ነገሮች የምታስተዳድር ነው የምታስተዳድረው እንግዲህ በተለያየ ነገር ነው ማለት ነው። ባል ለባሏ የተለየ ነገር በማድረግ ማለት ነው ምግብ ትሰራለች ቤት ታፀዳለች ለተለያዩ ውበት ትሰጣለች ፍቅር ትሰጠዋለች። እንግዲህ እሱም እንግዲህ ሚስቱን ተስፋ ያረጋል ስለ ሚስቱ ያለው ፍቅር ትልቅና ደስታ ይሆናል ማለት ነው። በዚ ስለዚህ ሚስት ማለት በጣም ጥሩ ሚስት ለአንድ ወንድ ዋና መሰረቱ ቁልፉ ናት እንዲሰራ እንዲጠነክር እንዲበረታ ለሱ ለመሆን ያማክራታል ማለት እንግዲህ ከቤተሰቦችም ከሁሉም በላይ ለሱ ያለው ፍላጎት ትልቅ ይሆናል ማለት ነው። በዚህ የተነሳ እንግዲህ እንግዲህ ጥሩ ሚስት ለብዙ ብዙ ነገር ብዙ ነገር ለባሏ ትሆናለች ማለት ነው። ባሏን የሚያስደስት ነገር የ ለባሏ የሚፈልገውን ነገር የቀድማ ታዘጋጃለች ወይ ትሆንለታለች ማለት ነው። ከዛ ይሄ ትዳር ሞቅና ደመቅ እያለ ይሄዳል ንብረት ይፈጃል ቤት ይሰራል። ቤት ከተሰራ በኋላ ደግሞ ልጅ ደግሞ መውለድ ይመጣል ልጅ ሲወልዱ የበለጠ ደግሞ እንደተሳሰሩ ማለት ነው። በዘር ማለት ነው እነዛ ልጅ ወልደው ልጆቻቸውን ደግሞ በጥሩ ሁኔታ በሚል ደስ በሚልና በሚያምር ሁኔታ ያሳደጋሉ ማለት ነው። በፍቅር ከዛ ያብራካቸውን ከፋይ እየሳሙ ምን እያሉ አብረው ይዘው እንትን እያሉ ያሳድጋሉ ማለት ነው። እያሳደጉ ለአቅመ ለአቅመ እንትን ያደርሳሉ እንግዲህ ልጃቻቸውን ያስተምራሉ ካስተማሩ በኋላ ደግሞ በኋላ የተለያየ ነገር ከፍተኛ እንትን እንዲደርስላቸው ቁም ነገር ነው እንዲያደርሱ እናትም ሚስትም ባልም ይጥራሉ ማለት ነው። ስለዚህ ለልጃቸው መስዋዕት እየከፈሉ እነሱ ቁጥራቸውን በዛ ልክ እያሳደጉ ልጆቻቸውን ቁም ነገር እደርሳለሁ ከዛ ሁለት ሶስት ልጅ እየተወለደ እየተበዛዙ ይሄዳሉ ማለት ነው ስለዚህ ሚስት ወሳኝና አስፈላጊ ናት ማለት ነው። ለቤት አሁን ለምሳሌ ቤት ሚስትየዋ ከሌለች ወንድየው ሆኖ ቤት ላይ ከዋለ ቤቱ በቃ በጣም ያስጠላል በቃ ዝርክርክ ነው። የሚለው በዛ ላይ ደግሞ በቃ ሰው እንኳን ቢመጣ ማስተናገድ አይቻልም። ምክንያቱም ሴቷ ለቤት ለቤት ድምቀት ናት ውበት ናት። ለቤቱ ድምቀትም ውበትም ናት ማለት ነው። ሴቷ ካለች ጓደኛ እንኳን ቢመጣ ዘመድ አዝማድ ቢመጣ በቃ ያንን ቤቱን ጽድት ጽድት አድርጋ በደንብ ተቀብላ ቡና አፍልታ ምንብላ የተለየ ነገር ታደርጋለች ማለት ነው። ስለዚህ ሚስት ከለለች በቃ ቤቱ ራሱ ያስጠላል ለመግባትም እንትን ለማለትም ማለት ነው። ወንዱ ያን ያክል ተሰጥኦ የተፈጥሮ ተሰጥኦ ሴቶች ድንቅ ናቸው ማለት ነው። እና ለዛ ነው ሴት ሚስት ለቤቷ አውራ የለቤቱ ድምቀት ናት ክብር ናት የሚባለው ለዛ ነው። እንግዲህ ስለዚህ ያው እኛም ከፍ እያልን ስኔድ ሚስት እንግዲህ እናስባለን ከዛ ሚስት አስበን አግብተን እንግዲህ ካገባናት ሚስት ጋ ትልቅ ነገር እቅድና እንትን አውጠን ለእድገትም እንደርሳለን ማለት ነው። ስለዚህ ከሚስት ጋር ትልቅ ደረጃ ይደረሳል ሀብት ንብረት ይሰራል። ሀብት ንብረት ከተበጀ በኋላ ደግሞ ሌሎችም ጥሩ ምሳሌ ሆኖ ይኖራል ማለት ነው። ስለዚህ ሚስት በጣም አስፈላጊና ወሳኝ ነው ማለት ነው።

አጭበርባሪ አጭበርባሪ ማለት የራሱ ያልሆነ ነገር ሰርቆ ወይ አጭበርብሮ መውሰድ ነው። አጭበርባሪ ብዙ ጊዜ አሉ። በተለይ ትልቅ ከተሞች ላይ በብዙ መንገድ ያጭበረብራሉ በተለይ ሲስተሞች በመጠቀም። እንደውም በመዝረፍ እንዴት የሚታደሩ የኖሩ ሰዎች አሉ። ስለዚህ እነዚህ በማፍለስ በመፈንከት ሰው ንብረት ይወስዳሉ ማለት ነው። እና በአጭበርባሪ ላይ ያልተሸወደ ሰው የኖርኩት መጠለያ ከትምህርት ይሄ የመጀመሪያው ብዙ ጊዜ ይሸውዳሉ ወይም አጭበርባሪው ማለት ነው። እና። ስራውን በጊዜ ታክሲ ላይ ወይም መኪና ላይ ስንገባ ግርግር ሲፈጠርላቸው ያን ግርግር ተጠቅሞ ኪሳች ላይ ቀጥታ ገብተው ያለው ስልካችን እና ብራችን የሚወስዱብን ማለት ነው። እና አጭበርባሪ በጣም አጸያፊና መጥፎ ባህሪ አይነት ስራ ነው ማለት ነው። በላይነት ስራ ስመልሰው በጣም ብዙ ገንዘብ የሚሰበስብ ምናልባት አፍቶሎስ ከሆነ አለ ማለት ነው። እንግዲህ አጭበርባሪ በቀጥተኛም በቀጥተኛም አልሆነም። ይጠቀማል አንዳንዴ የመንግስት ንብረት ቀጥታ ዞሮ ማጭበርበር ስነፍ ሆይ ሪዘርቭ አለ ማለት ነው። ይለው ደግሞ ቀጥታ በዘርፍና በሙስና ማለት

ይቅርታ ይቅርታ ማለት አንድ ሰው ካጠፋ በኋላ ለሰው ምላሽ የምህረት እንዲያደርግለት ይቅርታ የሚጠይቅ ነው ማለት ይቅርታ። በጣም ብዬ በህይወታችን ላይ አስፈላጊና ወሳኝ ነገር ነው ማለት ነው። ይቅርታ ማለት ትልቅነት ነው ይቅርታ መጠየቅ ትልቅነት ነው ማረግም ትልቅነት ነው። ስለዚህ ይቅርታ ማለት ስለ የበደለውን ሰው ያስቀየመውን ሰው ይቅርታ በቃ ስላደረኩት ነገር ስላጠፋሁት ነገር ይቀር በለኝ ብሎ አንዳንድ ሰው እንደዚህ አይነት ምላሽ ይሰጣል። ምክንያቱም በድሎ አስቃይቶ ገፍቶ በዛው መጥፋት በጣም የልብ ላይ ጠባሳ ጥሎ እንደመሄድ ነው። ግን ያጠፋውን ጥፋትና በደሉን አምነውና ተከትለው ይቅርታ ከጠየቀ በኋላ እሱን እንደዚህ አይነት ማድረግ ይሄ የሰው ትልቁ የሰዎች ልጅ ባህሪ ነው ማለት ነው። እንዲህ አይነት ነገሮች ቢለመዱ እና ቢዘከሩ ሁሌም በጣም አስፈላጊ ናቸው ማለት ነው። ስለዚህ ይቅርታን በህይወት ላይ በጣም አስፈላጊውና ወሳኙ ነገር ነው ሰው ልጅ ያጠፋል ይበድላል ያሰቃያል እና በዚህ ምክንያት እንደ እናት እንደ ማለት ነው የተለያዩ ነገሮች ላይ ሁላችንም ለይቅርታ ልባችን ክፍት መሆን አለበት ማለት ነው። እኔ በጣም የበደለኝ ሰው አለ ያሰቃየኝ ሰው አለው። ግን በቃ እኔ ስላሰቃኝ ስላሰቃኝ ስለበደለኝ አዙሬ ነው ይቅርታ ያልኩት። እውነት ነው በጣም የሚወድህ ሰው ሲያስቀይም ሲል ውስጥ ያዝናል ልብ ከልቡ ይከፋል ማለት ነው። በጣም ውስጥን ይጎዳል እውነት እስከ ራስ እስከመጥላት ድረስ እንዲህ አይነት ጉዳይ ላይ ብዙ ጊዜ ያጋጥማል። ያንን አቋምና ገንዘቡ ወደ ህይወት መመለስ ነው። እና ይሄን ነገር ካደረግን አሰቃይቶኝ በተለያዩ ችግሮች አድርሶብኝ እየው እንደገና ይቅርታ ይቅርታ የሚጠይኩኝን እሱ አልፈለግንም። ግን ይሄ ደግሞ አግባብቼ በቃ ይቅር ብዬ ራሴን እንደገና ብዙ መስዋእት ከፍዬ ወደ ልክ አባል አልኩት ከአመቱ በኋላ ሰላም ሲሆን። ራስን እንግዲ ካልፈለኩት ደግሞ ነው እንድንለየው ያረኩኝ ምክንያቱም ያሰው አልፓርድ ችግርን ተመልሰኝ ማሊት ነው። እዚህ ክሬቶች

ማየት ማለት ማየት ማለት ደግሞ አንድን ነገር በአይን እይታ ውስጥ ማስገባት ማለት ነው። እና የምናየው ደግሞ በተለያየ መንገድ ነው ማለት ነው። በዓይናችን አተኩረን የምንመለከተው ነገር ነው። ማየት እንግዲህ ብዙ አይነት ማየቶች አሉ ከልብ ማየት አለ ከአይን ማየት አለ። ይህ የምንመለከተው ነገር ደግሞ ወሳኝና አስፈላጊ ነገር ነው ማለት ነው። አንዳንዴ በዓይናችን አይተን የምንወደው የምንማረክበት ነገሮች አሉ ማለት ነው። እንዲህ የተለያዩ ነገሮች ማለት ነው። የነዚህን ደግሞ የምንገባባቸው አይናችን ውስጥ ለሚገቡ አይነቶች አሉ። በህይወት ውስጥ ማለት ነው። እና በእንደዚህ አይነት አጋጣሚዎች ለምሳሌ አንዲትን ልጅ አይቶ በፍቅር የሚማረክ አለ። በዓይኑ አይቶ ማለት ነው። በአይን ተመልክቼ ከወደድኳት ከወደድኳት በኋላ እሷን ለማግኘት ብዙ ፕሮሰስ እና ውጣ ውረድ ያስሄዳል። ያ ውጣ ውረድ ደግሞ መስዋዕት ያስከፍላል። ምክንያቱም አንድ ነገር በቀላሉ በፈለግነው እና ባሰብነው ልክ ላይሄድ ስለሚችል ማለት ነው። ስለዚህ እንዲህ አይነት ነገር ብዙ ሂደትም መስዋዕትም ያስከፍላል ማለት ነው። እና ብዙ ጊዜየን በህይወቴ በዘመኔ ይሆናል ማለት ነው። ነው ማየት ብዙ ነገሮች ደግሞ አንዳንድ እቃ ስንገዛ ተመልክተን ድርጊት ያደርጋል ስሙ ነገር በዚህ ጊዜ ተዋህዶ አልታምጡም እንዴት እንድሰራበት የሚያደርግ ነገር ነው ማለት ነው። እና አንዴ የሆነ ነገር ለመግዛት ወይም ለመመልከት በዓይናችን እናየዋለን። ጥራቱን፣ ደረጃውን የተለያየ ነገሮችን በራሳችን ግምገማ እንትን ነው። እናስቀምጠዋለን። ካስቀመጥነው በኋላ ደስ ካለን በአይናችን ውስጥ ከገባ እንገዛዋለን። እንደዚህ እልፍ ስንል ሸቃጣ ሽቀጦች እንደዚህ ልብሶች ወይም የሆነ የሚያስደስት ነገር ሳይ በዓይናችን እንማረካለን። በዛ በተማረክነው ነገር ላይ ደግሞ ወዲያውን እዛው ላይ ካልገዛነው ወይም እንትን ካላልነው ብለን እንመኛለን ማለት ነው። ስለዚህ ይህን ነገር ብዙ ጊዜ እናደርገዋለን ማለት ነው። ማየት በጣም ወሳኝና አስፈላጊ ነገር ነው ማለት ነው። ማናቸውም ሰው ሊያደርገው እና ሊያከናውነው የሚችል ነገር ነው ማለት ነው። ስለዚህ ስንል ብዙ ነገሮች አሉ በእይታ ውስጥ የሚገቡ ማለት ነው። እና በ

ከማህበራዊ ሚዲያ እረፍት ወስዳለሁ ብዙ ጊዜ እየወሰድኩ ነው ሁል ጊዜ እያንዳንዱን አገኛለሁ ሌሎችንም እየደረጉ ያያለሁ ይሄም ከአእምሮ ጤና ላይ ይጎዳል። መተግበሮችን እሰርዛለሁ። አንዳንድ ወር እየሞከርኩ እፈልጋለሁ እውነተኛ ህይወትን ግንኙነቶችን እውነተኛ ሰዎች ጋር እንበክላለን መጽሐፍ ማንበቦች እችላለሁ። በአትክልት መስራት እችላለሁ ጊዜ ለተሻለ ነገር እጠቀማለሁ ለመጀመሪያ ከባድ ነው። ግን ይሄንን የሞከርኩ ፈለገ ሚዛን ግንኙነት አለብኝ ማህበራዊ መዲያ መሳሪያሙ አለበት ይህ ህይወት አይደለም ማለት ነው። ማህበራዊ ሚዲያ እንግዲህ ለብዙ ረጅም ሰዓት ላይ እና ለረጅም ጊዜ ሲጠቀሙ በጣም አእምሮና ይሄንን እንዲሁም ሁሉም አይን ይጎዳል ማለት ነው። እንደዚህ አይነት ቄስ ብዙ ጊዜ። ብዙ ሰዎች ከማህበራዊ ሚዲያ ጋር ተላጥቀው ሃያ አራት ሰዓት ላይ ቲክቶክ ላይ እንግዲህ ቲክቶክ ላይ በጣም በቃ ጊዜያቸውን በቀልድለቀልድ ነገሮች ላይ አጥፍተው የሚውሉ አሉ ወይ ደግሞ በጣም ተገቢ ያልሆነ ነገር ነው ማለት ነው። ምክንያቱም ማህበራዊ ሚዲያ ለህይወት አስፈላጊ ነው ጠቃሚ ነው ጥሩ ነው። ግን አጠቃቀማችን ለጥሩ ነገር መሆን አለበት እና ጊዜ ገደብ ባለው መልኩ መሆን አለበት። ቀን ሙሉ እንዲሁም ሃያ አራት ሰዓት ሙሉ እዛ ጋር አፍጥጠን በማይገባው ሁኔታ ጊዜዎችን የምናባክን ከሆነ ይሄ ለኛ ጥሩ የማይመጣም ጥሩ አይደለም ማለት ነው። እና ብዙ ጊዜ እኔ ማህበራዊ ሚዲያ አየሁ የምጠቀመው ራሴ እቅድ እና ፕሮግራም አወጥቼ ማህበራዊ ሚዲያ ከስራ ሰዓት ውጪ እንደዚህ ማታ ከስራ ሰዓት ተመልሼ በምገባበት ግዜ እስከ ተወሰን ሰዓት ድረስ ማህበራዊ ሚዲያ እጠቅማለሁ። ቴሌግራም ዩቲዩብ እንደዚህ ነገሮችን ቲክቶክ አፕሊኬሽን የሆኑት ሰዎች ብዙ ነገር ያሉ ትኩረት ምክንያቱም ለምጠቅሙ ነገሮች ላይ ጊዜን ማጠፋው ማለት ነው። እና አስፈላጊ መልእክቶችን ካየን ከተማርን በኋላ በኋላዬን አጥፍ እንዳጥፍ ተነጨርሰን ወደ ምኝታችን እና ወደ መውሰድ አስፈላጊ ነው ማለት ነው። እዚህ ያን ያህል ለዛሬ የምትደርግ ጊዜያችን ነው። የሚጠቅመን ስራ ነው መስራት ያለብን በተለይ የሚጠቅመን ስራ አለ። ለግል ገበያችን የሚያሳድግ ኢኮኖሚያችን የሚያሳድግ ለውጡን ያመጣልን እዛ ጋር መተኮርና መስራት ነው። ከዛ በር ፈታች እዛ ውስጥ ማህበራዊ ያለ ገብተን ራሳችንን ማዘናናት የላንተ ትምህርቶችን ማግኘት ተገቢ ሁሉ። ግን አላግባብ ከሆነ መንገድ ላይ የምናጠፋ እና የምናባክን ከሆነ በጣም ተገቢም አይደለም። እና አሁን ጊዜ ላይ በጣም ማህበረሰብ ወጣቱ በሶሻል ሚዲያ ተጠምዷል በሶሻል ሚዲያ ተጠምዷል እና ቀን ሙሉ እዛጋ ተገትሮ ተገትሮ እንድ አይኑን አፍጦ ይውላል። ስለዚህ ይሄ ደግሞ አንደኛ ስራ እንዳይሰሩ በጣም የሚያየ የሚበጠብጥ እና የሚያስቸግር ነው ማለት ነው። በጣም ተጽዕኖ ከባድ ነው። ስለዚህ ከዚህ ውስጥ ጥሬ ወጥቶ ልጆችን መክሮ ወጣቶችን መክሮ ወደ ትምህርታቸው ትምህርት ይማር ወደ ትምህርቱ ትምህርቱ ላይ ከፍተኛ ውጤት እንዲያመጣ ሁሌ ሌት ከቀን እንዲ በረታ መገፋፋት ነው። ስራ ያለው ደግሞ ስራው ጋር እንዲያተኩር። ከስራ ውጭ እነዚህ ነገሮችን ከስራ ውጭ ላይ የሚያስፈልጉ ነገሮችን ማየት እና መረጃውን መውሰድ አስፈላጊ ነው ማለት ነው። እንጂ በማይጠቅም በማይሆን ነገር ላይ ጊዜ ማጥፋት ከንቱነት ነው ማለት ነው። በዚህ መልኩ ቢሆን ጥሩ ነው ማለት ነው። እንግዲህ ይኸው ስራ አለኝ ስራዬን እሰራለሁ መደበኛ ስራ አለኝ ስራዬን በፍቅር በተግባር ሰርቼ እንትን ብዬ ስልኬን ማታጋ ነው እምጠቀመው ይላል በትርፍ ጊዜ እንደዛ ሳገኝ ኳስ እጫወታለሁ። ሌላም ደግሞ የቤት ውስጥ ላይ የሚሰሩ ቤት ቤት ላይ ማገዝ ቤት መስራት ቤት የግል ስራዎቼን እሰራለሁ ማለት ነው። እና ማህበራዊ ሚዲያ በጣም ከባድ ነው ተጽዕኖ አስቸጋሪ እና በጣም አወዘገቢ የሆነ ጊዜ ነው ማለት ነው። ስለዚህ ከነዚህ ውስጥ ላይ ወጥቶ የሚጠቅም ህይወት መጎብኘት ማየት ተገቢ ነው ብዬ አስባለሁ ማለት ነው። ለማይሆን ነገር ላይ ብዙ መስዋዕት መክፈል እውነት ተገቢም ጥሩም አይደለም ብዬ ነው የማስበው። ስለዚህ ይሄ ማህበራዊ ሚዲያ የሚናፈሱ ወሬዎችን አላግባብ የሆኑ ውሬዎችን ከዛ እዛ ማንተር ማለት እና በዛ መጠመድ ጥሩ አይደለም። የሚጠቅሙ የሚጠቅሙ ወጎችን ማንሳት እና መጽሐፉን ለመጻፍ ማውረድ። ትልልቅን ነገሮችን ለሀገርም ለሀዝብም ለወገንም ለራስ ህይወትም የሚጠቁሙ መጽሐፎች ማንበብ እንደነዚ እነዚ ነገሮችን መተግበር በጣም አስፈላጊ ነው ጥሩ ደስ የሚል ነገር ነው ማለት ነው። ስለዚህ ሌሎችን ነገር ብንተዋቸው